የመጠጥ ውሃህን ከየት ታገኛለህ የሚለው? እኔ የመጠጥ ውሃን ከየት የማገኘው ከሱቆች ነው ማገኘው ማለት ነው ይሄ ማለት የታሸገ ውሃ ነው ምጠቀመው ወይም ሁለተኛን የምጠቀመው ደግሞ ከየራሴ ቤት ውሃ አለኝ ውሃ የገባን በተለያዩ መሰሪያዎችን ወደ ቤቴ ውሃ ስለገባ የቡንቧ ውሃ እጠቀማለሁ ማለት ነው። ቡንቧ ይሄ ባንቧ የሚባለው በሱ የመጣ ውሃን እጠቀማለሁ ማለት ነው። እንደውም በከፍተኛ የሚባሉ የከተማ ቦታዎች የየራሳቸው የሆነ ውሃ በየቤታቸው አለ እኔም የራሴ የሆነ የራሴ የሆነ በራሴ ቤት አለኝ ማለት ነው። ውሃ እና አብዛኛው ጊዜ ግን እኔ የምጠቀመው የታሸገ ውሃ ነው። በእርግጥ የታሸገ ውሃ መጠቀም ጉዳት ሊኖረው ይችላሉ። ለምሳሌ አላስፈላጊ ወጪዎችን ሊያመጣብን ይችላል። ለምሳሌ ባለ አስር ሊትር ውሃ በዘጠና አምስት ብር ነው የሚገዛው ስለዚህ ይሄ ደግሞ ውድ ሊሆን ይችላል ለአንዳንድ ሰዎች ማለት ነው። ለኔ ግን በጣም ርካሽ ወይም ቀላል ነው ብዬ እይዘዋለሁ ማለት ነው። ምክንያቱም አስር ሊትር በዘጠና አምስት መግዛት ማለት ለአንዲት ሊትር ገና በአስር በዘጠኝ ብር ምናምን ነው የምንገዛው ማለት ነው። ዘጠኝ ከሃምሳ ምናምን ነው እየገዛ ነው ያለነው ስለዚህ ይሄ ደግሞ በጣም ሚገርም ቢዝነስ ሚገርም ስራ ነው ማለት ነው። እንዲያውም የታሸገ የሃይላንድ ውሃ መሸጥ በጣም ከፍተኛ ትርፍ ያገኛል። ሰዎች ግን ይሄ አያውቅበትም ትርፉና ኪሳራውን አያውቅበትም ሰዎች ዝም ብለው ምንም አይመስላቸውም። እና ሰዎች እንወቅበት ትርፉ ኪሳራው እንዴት እንደሆነ ይህ ካላወቅን ህይወታችንን ጥሩ አይሆንም። እዚህ አለም ላይ ስንኖር ገንዘባችንን መቆጠብ አስፈላጊ መሆንን ተረድተን አስፈላጊ ቁጠባን ብናርቅ ጥሩ ይመስለኛል። ካልሆነ ግን ከባድ ኪሳራ ውስጥን እንገባለን። ወደ ተሻለ ህይወት ለመሸጋገር እያሰብን ለውሃ ደግሞ እየገዛን ምንሄድ ከሆነ ጥሩ አደለም ማለት ነው። ከሌላ አለም ደግሞ ልክ እንደ ኢትዮጵያ የሆነ ሀገሮች ለምሳሌ እንደ የክፍለ ሀገር ሰዎች ለምሳሌ በገጠር ማህበረሰብ የሚኖሩ ደግሞ የሚጠጣ ውሃ የሚያገኙት ከወንዝ ነው። ከወንዝ ሄደው ይቀዳሉ እዛ ምንጭ ሚባል አለ የሚፈልቅበት ውሃ የሚፈልቅበት ማለት ነው። ስለዚህ ውሃ ከሚፈልቅበት ምንጭ ሄደው ይሄ ውሃ አምጥተው ይጠጣሉ ማለት ነው። ስለዚህ እነዚህ ሰዎች እንደዚህ በማድረግ የእለት ኑሯቸውን ይኖራሉ ማለት ነው። ግን በጣም ከባድ ነው እንደዚህ ብለህ እዚህ አለም ላይ በእንደዚህ አይነት ህይወት ማሳለፍ ማለት ነው። ምክንያቱም እኛ ሰዎች ነፃ ፈቃድ አለን ሀብታም የመሆን ነፃ ፈቃድ አለን ደሃ የመሆን ነፃ ፈቃድ አለን አላህ ሲፈጥረን እዚህ አለም ነፃ ፈቃዱ ነው የሰጠን ከማንም በላይ የሚሆን ማለት ነው። ስለዚህ እኛ ደግሞ ነፃ ፈቃዳችንን መጠቀም አስፈላጊና ወሳኝ ነገር ነው። እኔ እንደው በጣም የሚገርመኝ ሰዎች ቀንና ሌሊት ሚስ በመስራት ብቻም ሀብታም መሆን አትችልም ወይም ደግሞ ሳትሰራ ደግሞ ሀብታም መሆን አትችልም። ስለዚህ የሚያዋጣን ምን አይነት ስራ ነው ምን ቢሰራ ይሻላል? እንዴት ባደርግ ይሻላል የሚለው ነገር አለሙን መረዳት ይገባናል። ምክንያቱም አለሙን ወደ ዲጂታል ነገር እየተቀየረ እየመጣ ስለሆነ አለሙን በሚገባ ተረድተን እኛንም ከዲጂታሉ አለም ጋር ተቀላቅለን ብንሰራ የተሻለ አዋጭ መስሎ ይሰማኛል ማለት ነው። እና ሰዎች በዘመናዊ ነገር እና በገና ባልሰለጠነ ማህበረሰብ ላይ ያለ የመጠጥ የውሃ ነገር በጣም ይለያያል የሰለጠኑ ሀገሮች በቤታቸው ሆኖ ውሃ ይመጣላቸዋል። በጣም ካሎሪ የገባው ንጹህ የሆነ ለሆድ በጣም የሚስማማው ውሃ ይጠጣሉ። እነዚህ በገጠር ማህበረሰብ ያለው ስለዚህ ደግሞ ከወንዝ ነው ከምንጭ ነው የሚቀዱት። እና ከምንጭ ደግሞ በጣም ብዙ ባክቴሪያ ሊኖሩ ይችላሉ ከባክቴሪያው ጋር ግን ይጠጡታል ማለት ነው። ግን ስለለመዱት ብዙ ጊዜ ላይታመሙ ይችላሉ። ዝሮ ዝሮ የሚታመሙ ሰዎችም አሉ ማለት ነው። ሲታመሙ ደግሞ ቀጥታ ወደ ህክምና ይሄዳሉ። ህክምና ሄደው አላስፈላጊ የሆነ ወጪዎችን ይበዛባቸዋል ማለት ነው። ስለዚህ እኔ ግን የመጠጥን ውሃን ከየት ታገኛለህ? ለሚለው ጥያቄ የመጠጥ ውሃን እኔ የማገኘው አንደኛው ከስቆች ከታሸገ ውሃዎችን በመግዛት ነው። ሌላኛው ደግሞ በቤቴ ውስጥ ውሃ ስላለኝ አንዳንዴ ከዛ ሄጄ ቀድጄ እጠቀማለሁ ማለት ነው። ይሄ በብዙ ሰዎች ያለ የተለመደ ተግባር ያለ ነገር ማለት ነው። ስለዚህ የመጠጥ ውሃን በጣም ጥንቃቄ ልናደርግበት ይገባል። የሚጠቅመንን ጉዳት የማያደርስብን ሆዳችን ገብቶ ሚስማማብንን ውሃን መምረጥ አለብን። ስለዚህ እኔ የምጠቀመው ቤቴ ላይ ያለ ውሃ ነው

የምትመኘው የእረፍት ጊዜ ምንድነው? የሚለው ጥያቄ እኔ በጣም የምመኘው የእረፍት ጊዜ በጣም የሚገርመኝ ደስ የሚለኝ ክረምት ውስጥ ነው። ክረምት ውስጥ የእረፍት ጊዜህን ቢሆን በጣም እኔ እመርጣለሁ። በማንምም ላወዳድረው አልችልም ማለት ነው። ስለዚህ ይሄ የክረምት ጊዜ እኔ ከሁሉ አብልጬ የምወደው ምክንያት አንደኛው በክረምት ጊዜ በጣም ብዙ ነገሮችን ይቀየራሉ። አንደኛው ከሚቀየሩ ተግባራት አለምን በሙሉ ደርቆ የነበረ እንደ ኢትዮጵያውያን በተለይ ከሄድን ደርቆ የነበረ ነገሮችን ደስ ብለው አቆጥቁጠው ይበቅላሉ። ምክንያቱም ዝናብ ስለሚጥል ማለት ነው። ስለዚህ ዝናብ በሚዘንብበት ጊዜ አትክልቶችን መሬትን ወደ አረንጓዴ ይቀየራል። አለምን በሙሉ ወደ ሙቀት ተቀይሮ የነበረው በበጋ ወቅት በሀጋ የምንለው ወቅት ማለት ነው ክረምት ሲደርስ ግን ይቀዘቅዛል፤ ደስ ይላል፤ ፀባይ አየሩም ይስተካከላል። የተለያዩ የፋብሪካ ጢሶች የቤት ጢሶች እንደ ከቆሻሻ ሲቀጣጠሉ የሚፈጥሩትን የአየር ብክለትን በሙሉ መቼ ይረጋጋሉ? በክረምት ጊዜ ማለት ነው። ምክንያቱም ክረምት ዝናብ ሲጥል ሁሌ ያረጋጋዋል። ጥሩ ያደርገዋል ነጻነት ይሰማናል ማለት ነው። ልክ እንደ አዲስ አበባ ያሉ ቦታዎች ከሄድን ግን ሁል ጊዜ አመት ከአመት በጣም ያምራሉ። ደስ ይላሉ። ምክንያቱ ሁል ጊዜ ውሃ ስለሚጠጡ ማለት ነው። ቤት በእንዲህ አዲስ አበባ ደግሞ ለአትክልት ልዩ እንክብካቤ የሚደረግለት በኢትዮጵያ ከተማ የለም። አዲስ አበባ በጣም ጥሩ አረንጓዴን እየተቀየረች ያለችው በጣም የምታምር ከተማ እየሆነች ያለችው አዲስ አበባ ናት። እና አዲስ አበባ የተጀመረውን ስራ ወደ ተለያዩ አለማትን እየሄደ ወደ ተለያዩ ገጠሮችን እየወረደ ቢቀየር ቢቀየር እኔ በጣም ጥሩ ጥሩ ነው ብዬ ሊይዘው እችላለሁ ማለት ነው። ይሄ ጥሩነቱ ደግሞ ተረድተን ወደ ጥሩ ነገርን እየቀየርን ብንሄድ ጥሩ ነው። እና በክረምት ጊዜ እኔ የእረፍት ጊዜ ክረምት ቢሆን በጣም ደስ ይለኛል ማለት ነው። ምክንያቱም በክረምት ጊዜ እኔ በጣም ብዙ ተግባራትን ስለማጠናቀቅ በጣም ብዙ ነገራትን ስለማከናውን ክረምት እኔ ለኔ ልዩ የሆነ ስሜት የሚሰጠኝ ወቅት ነው ማለት ነው። ሌላ በክረምት ጊዜ ደግሞ በጣም ብዙ ስራዎች አሉ። እርግጥ ዝናብ ሲመጣ የተለያየ ነገሮችን ሊዘጉ ይችላሉ። ግን ተዘግቶ ቢሆን ግን የተለያዩ ነገሮች ደግሞ የሚገርሙ የመስመር ስራዎች ደግሞ መስራት ይቻላል ማለት ነው። ስለዚህ የተለያዩ የመስመር ስራዎችን እየሰራን እየተቀየርን ብንሰራው በጣም ገራሚና በጣም አዋጭ ነገር መስሎ ይታየኛል። እና እኛ እንስራ፤ በርትተን እንስራ፤ ጠንክረን እንስራ፤ እና እንቀየርበት። በእረፍት ጊዜያችን ደግሞ ስራን የእረፍት ጊዜያችን ነው ስራ አንሰራም የሚባል ነገር ብናስተካክል በጣም ጥሩ ይመስለኛል። ምክንያቱ የእረፍት ጊዜ ቢሆንም እንኳን ስራ በጎን ለጎን መስራት ይኖርብናል። ጎን ለጎን እየሰራን እየተቀየርንበት ጥሩ ነገር እያገኘ እያገኘን ስንሄድ ህይወታችንን የተሻለ መስሎ ሊታይ ይችላል ማለት ነው። ለምሳሌ አንዳንድ ሰዎች በጣም ሀይለኛ ጌመሮች አሉ። ጌም በመጫወት ብቻ በጣም ብዙ ገቢን የሚያገኙ ማለት ነው። እንዴት አድርገው እንደሚጫወቱት ያውቃሉ። እንዴት ሆነውም ማለት ነው፤ እሱን ያጠኑታል። ስለዚህ በዛ የላቀ እውቀት ያገኙና የሚገራርም ገንዘብን ያገኛሉ ማለት ነው። ስለዚህ እነዚህ የመሳሰሉ ሰዎች ለእኛ በጣም ጥሩ ሁነው ስለሆኑ ቀርበን የእነሱን መማር ያስፈልጋል። በተለይ በእረፍት ጊዜ የእውቀት ብናደርገው ጥሩ ነው። እውቀት ልንሸምትበት ይገባል የእረፍት ጊዜያችን ማለት ነው። ስለዚህ እረፍት በጣም አስፈላጊ ነው። ግን እረፍታችንን አስፈላጊ ሆኖ እያለ ቢሆንም የተለያዩ ስራዎች ደግሞ መስራት ይጠበቅብናል የእረፍት ጊዜ ነው ብለን ቁጭ ማለት አንደኛው በድህነት እንድንኖር ያደርገናል። ከዛ ደግሞ ብዙ ከብዙ እውቀቶችም እንርቃለን ማለት ነው። ስለዚህ አለም እየተቀየረ ነው ያለው። ስለዚህ አለምን እየተቀየረ ሲሄድ ደግሞ እኛንም መቀየር ይኖርብናል። ስለዚህ አለም ሲቀየር እኛን መቀየር አለም ወደተሻለ ሲሄድ እኛንም የተሻሉ ሰዎች መሆን አለብን። ስለዚህ እንደ ኢትዮጵያ አሁን ለምሳሌ የእረፍት ጊዜው የመንግስት ሰራተኞች ለሁለት ወር ያህል እረፍት ጊዜ አለቻቸው። እና ይሄ የእረፍት ጊዜያቸውን ወይ መማር አለባቸው፤ ወይም ስራ መስራት አለባቸው። እኔም የምመክራቸው ስራ ቢሰሩ ነው። ምክንያቱም አንድ የመንግስት ሰራተኛ ደሞዙ ለምንም ልትበቃ አትችልም። ለምንም ነገር ማለት ነው። ስለዚህ ይህ በዚች ብቻ ተወስኖ የሚኖር መንግስት ሰራተኛ ህይወቱ በድህነት ነው የሚያኖራት። ስለዚህ ደሃ ሆኖ ስለሚኖር የሄድህነቱ ደግሞ ሊወደው አይገባም።

በመስመር ላይ ቪዲዮ ትመለከታለህ ለሚለው ጥያቄ? አዎ በመስመር ላይ ቪዲዮ እመለከታለሁ በመስመር ላይ ሆኜ የተለያዩ ቪዲዮዎችን አያለሁ በተለይ አስተማሪ ከሆነ እማራለሁ ማለት ነው። አብዛኛው ጊዜ በመስመር ላይ በዩቲዩብ እና በተለያዩ ድህረ ገጾችን ገብቼ በጎግል ሊሆን ይችላል በተለያዩ የኤአይ መተግበሪያዎችም ሊሆኑ ይችላሉ ገብቼ የተለያዩ የመስመር ላይ ቪዲዮዎችን መከታተል እወዳለሁ ማለት ነው። እንዲያውም ኤአዬች አሁን እየሰሩት ያሉት የተለያየ ነገር ቪዲዮ ኤዲት እያደረጉ ነው የተለያዩ ፊልሞችን በኤአይ መስራት እየተቻለ ነው እና የተለያዩ ነገሮችን እዚህ አለም ላይ እየተሰራ ይገኛል ማለት ነው እና ይሄ ሁሉ እየተሰራ ያለው ነገሮችን በጣም የሚገርሙ በጣም የሚደንቁ ናቸው ማለት ነው። እና በመስመር ላይ ቪዲዮ መከታተል ሳይሆን በመስመር ላይ ቪዲዮ መስራትም አስፈላጊ ሊሆን ይገባል። በመስመር ላይ እኛ መስራት አለብን በመስመር ላይ ማለት ነው እና የሚያዋጣንን የሚገርም ነገርን ለመስራት እኛ የሚገርም ሰው መሆን ይጠበቅብናል ምርጥ የሆነ ህይወትን ልናሳልፍ ይገባናል ባይ ነኝ ማለት ነው። እና በመስመር ላይ ቪዲዮ መከታተል በጣም ብዙ ጥቅሞች አሉት ለምሳሌ ከእነዚህ ጥቅሞች አንደኛው በመስመር ላይ ቪዲዮ ስንከታተል እንደ ፊልም እና እንደ ሙዚቃ ሳይሆን ለእኛን የሚጠቅሙ ኮርሶች መሆን አለባቸው እውቀቶችን መሆን አለባቸው ለእኛን የሚሰጡን እውቀትን ከፍተኛ መሆን ይኖርበታል ማለት ነው። አንድ ሰው ዝም ብሎ በመስመር ላይ ገብቶ እንደ ቲክቶክ እንደ ተለያዩ ዝም ብለው ምንም ለኛ የማይረቡ ነገሮችን መከታተል ጊዜያችንን ማጥፋት ነው። ስለዚህ ጊዜያችንን ማጥፋት እስከሆነ ድረስ ጊዜያችን ደግሞ ለእኛ እዚህ አለም ከተሰጠን ዋናኛ ሀብት በማንም የማንተካው ነገር ሀብት ቢኖር ጊዜ ነው። ስለዚህ ጊዜያችንን መቆጣጠር ይኖርብናል ሰዎች ጊዜያቸውን አይቆጣጠሩም ምን እንደሚጠቅማቸው ምን እንደሚጎውዳቸው ለይተው ባለማወቃቸው በጣም ብዙ ፈተናዎችን አጋጥሟቸዋል ማለት ነው። ስለዚህ ይሄን የሚያጋጥማቸው ያለ ደግሞ ጊዜያቸውን ባለመቆጣጠር ነው እንዲያውም አሁን አሁን ዝም ብለው ሙሉ ሰው በመስመር ላይ ቪዲዮ እየተከታተል ይውላል። ፊልሞችን እያየ ይውላል ጥሩ ያልሆኑ ፊልሞች ደስ የሚሉ ደስ የማይሉ ቪዲዮዎችን እየተመለከተ አስጠሊ የሆኑትን እየተመለከተ እያየ ይውላል ማለት ነው። ይሄ የሚያስጠላ ነገር ነው ስለዚህ እንደዚህ መሆን የለበትም። ስርዓት ባለው መልኩ መጠቀም ኮምፒውተር አስፈላጊ ነው ግን እወዳለሁ ማለት ነው። እና ሰዎች ምርጥ የሆነ የአጠቃቀም ጊዜያቸውን መጠቀም አለባቸው በመስመር ላይ ቪዲዮ ዝም ብለን የማይጠቅመን ከምንመለከት እውቀትን የሚሰጠን አይምሮአችንን ወይም የሚያዝናናን ብቻ ግን ለእኛ ሊጠቅም የሚችል ነገር ብንመርጥ እኔ የተሻለ እንሆናለን የሚል እምነቶች አሉኝ። ምክንያቱም እነዚህ ቪዲዮ የሚሰሩ ሰዎች ለራሳቸው ቢዝነስ ለራሳቸው ገቢን እየሰሩ ነው ስለዚህ የራሳቸውን ገቢ እየሰሩ ስለሆነ እየሰሩብን ስለሆነ እኛ ደግሞ መስራትን ይጠበቅብናል ማለት ነው። እዚህ ላይ አንዱ ተጠቃሚ አንዱ ተጎጂ የሚል መሆን የለብንም ሁለቱ ተጠቃሚዎች ብንሆን የተሻለ ይመስለኛል አንዱ እየተጠቀመ አንዱ ከተጎዳ በጣም ይሄ በጣም ከባድ ነገር ነው ማለት ነው። ስለዚህ ሁላችንም እንጠቀም የሚል አስተሳሰብ አለኝ እኔ ማለት ነው ሁላችንም ብንጠቀም እኛ ሀሪፍ እና በጣም ጥሩ እንሆናለን። አንዱ እየተጠቀመ አንዳችን የምንጎዳ ከሆነ ግን ይሄ ከባድ ነው ስለዚህ በመስመር ላይ ቪዲዮ መከታተል ብቻ ሳይሆን በመስመር ላይም ቪዲዮ መስራት አለብን። ምክንያት ስንመለከት የምናገኘው ነገር የለም ወይም እውቀት ነው ወይም አይምሮን እንዝናናለን የገንዘብ እርካታ ግን ገንዘብ ግን ልናገኝበት አንችልም በመመልከት ማለት ነው። ስለዚህ ከመመልከት ይልቅ ገብተን በዛ ቪዲዮ ላይ ብንሰራ የተሻለ ሰዎች መሆን እንችላለን የሚል አካሄድ ወይም ሀሳብ አለኝ። ስለዚህ በመስመር ላይ ቪዲዮ መከታተል ጥሩ ነው። እንከታተል የመጀመሪያ አዲስ ነገሮችን ስለምናገኝበት አዲስ ነገርን ለማወቅ አዲስ መሆን ስለሚያስፈልገን እንወቅበት አውቀን ግን እንጠቀምበት ነው ስለዚህ ቪዲዮዎችን ተመልክተን በመስመር ላይ እነሱን ወደ ተግባር የማንቀይረው ከሆነ ቪዲዮ መመልከታችን ለእኛ ምንም ጥቅም የለውም ጉዳት ነው እንጂ ጥቅም የሚባል ነገር የለውም። ስለዚህ በመስመር ላይ ቪዲዮ ስንመለከት በመስመር ላይም ቪዲዮ እየሰራን መሆን አለበት ስለዚህ በመስመር ላይ ቪዲዮ ትመለከታለህ የሚለው አዎ እመለከታለሁ ለኔ የሚጠቅሙ የሆኑትን

በቀን ምን ያህል ውሃ ትጠጣለህ የሚለው? በቀን እኔ የምጠጣው የውሃ መጠን ከሁለት ሊትር እስከ ሶስት ሊትር ውሃ በቀን እጠጣለሁ ማለት ነው። እና ሰዎች ውሃን የሚጠጡበት መጠን ይለያያል። ወይም በቀን የማይጠጡ ሰዎችም ሊኖሩ ይችላሉ። ይሄ ግን መሆን የለበትም ውሃ በጣም አስፈላጊ ከዚህ አለም ላይ ማንም የማይወዳደረው ነገር ቢኖር ውሃ ነው። ውሃ በእያንዳንዱ ነገር የተሰራው እዚህ አለም ላይ ያለው ውሃ ያልነካው ነገር የለም። ውሃ ደግሞ የሚያሰክርም ምናምን የሚል አይደለም ንጹህ የሆነ የተፈጥሮ ውሃ በጣም ጥሩ ነው። ለሰውነታችን እድገት ሰዎችን እንዳይጨነቁ ሰላምን እንዲሰማን የሚያደርገን አንዱ ውሃ ስንጠጣ ነው ማለት ነው። ስለዚህ ውሃ መጠጣት አስፈላጊ መሆኑን ተረድተን ውሃን እንጠጣ ይገባናል ማለት ነው። እና ውሃ በጣም ብዙ አይነት የውሃ አይነቶች አሉ። ዝም ብለን ከወንዝ የምንቀዳው ሳይሆን ካሎሪን የገባው ክሎሪን ገብቶት በጣም የተጠራ ውሃ ሆዳችን ገብቶ የሚስማማብን ብንመርጥ ጥሩ ነው። እንዲያው እኔ በጣም የሚገርመኝ ሰዎች ውሃን ከመጠጣት ይልቅ እንደ ለስላሳ መጠጦችን እንደ ኮካኮላ ስፕራይት የመሳሰሉን ፋንታ የመሳሰሉትን ይወዳሉ ማለት ነው ይሄ ግን መሆን የለበትም። ውሃ በቀን ቢያንስ አንድ ሰው ካነሰ አንድ አንድ ሊትር ግማሽ ሁለት ሊትር መጠጥ አለበት ይሄ በጣም በጥቂቱ ካሰብነው ነው ማለት ነው። ስለዚህ በጥቂቱ ካሰብነው ሰዎች ይሄ ያህል በቀን መጠጣት ይኖርባቸዋል። ስለዚህ እየጠጡ የተሻለ ንሮን ለመኖር መሞከር ያስፈልጋቸዋል። ስለዚህ ዝም ብለን ውሃማ እማንጠጣ ከሆነ ግን ሆዳችንን ይደርቃል ስለዚህ የአንጀት በሽታን የአንጀት ድርቀትን ያጋጥመናል ማለት ነው። ስለዚህ የአንጀት ድርቀት ሲደርስብን ደግሞ የተለያየ በሰውነታችን የሚካሄደው የምግብ ፍጨት ስነ ስርዓት ደግሞ አይጠናቀቅም። ስለዚህ ውሃ ካልጠጣን ሆዳችን ያለውን የበላነው ምግብ በደንብ ሆኖ ማሙቶ ወደ ሰውነታችን በደም መልክ ተቀይሮ ወደ ሰውነታችን የሚገባው አንዱ ጥሩ ውሃ ከጠጣን ነው ማለት ነው። ስለዚህ ውሃ ስንጠጣ ደግሞ ደማችን ብዙ ይሆናል ይበዛል ይሄ የራሱ የሆነ በሳይኒስ የራሱ የሆነ አካሄድ ያለው ተግባር ቢሆንም ብቻ ግን ውሃ መጠጣት በጣም አስፈላጊ መሆንን ተረድተን ውሃ ብንጠጣ ጥሩ ነው። ልል እወዳለሁ ማለት ነው። እና ሰዎች ዝም ብለው ጊዜያቸውን ማጥፋት የለባቸውም ውሃ መጠጣት አለባቸው። ንጹህ የሆነ ውሃ ማለት ንጹህ የሆነ ዝም ብሎ ከወንዝ ተገኝቶ የተቀዳ ሳይሆን በካሌብሪን የተጣራ ንጽህናውን የጠበቀ ለሆዳችንን ገብቶ ባክቴሪያን የሌለው ባክቴሪያን ሊፈጥር የማይችል ማለት ነው። እና ይሄ ጥንቃቄ ሊደረግ ይገባል በሌላ አለም ውሃ ዝም ብለው እንደ ፍላጎታቸው ንጹህ ስለሆነ ሊጠጡ ሊታጠቡ ይችላሉ። ኢትዮጵያ ውስጥ ያለ ውሃ ግን በተፈጥሮ የሚገርም ውሃ ቢኖረንም ያ ውሃ ግን አሁን ራሳችንን እያበላሸ ነው ስለሆነ ንጽህናውን የጠበቀ ንጹህ የሆነ ውሃ ብንጠቀም የተሻለና ጥሩ መስሎ ይሰማኛል ማለት ነው። እና ጥሩ የሆነ ውሃ እንጠቀም አስፈላጊ ነው። ውሃ ለሰውነታችን እድገት ለምሳሌ አንድ ተክል ውሃ ካልጠጣ ሊያድግ አይችልም። ውሃና ፀሀይ ብርሃን ከሌለው ሊያድግ እንደማይችል ሁሉ አንድ ሰውም ውሃ ካልጠጣ ሊኖር አይችልም። ስለዚህ በሳይንስ አለም እንዲያውም በቀን ከአምስት መጠጫ በላይ መጠጣት አለባች ስንባል አድገን ነበር። አሁን አሁን ደግሞ ምን መሆን አለበት? በቀን ከሁለት ሊትር በላይ ውሃ ብንጠጣ ለሰውነታችን በጣም ጥሩ ነው። ጥሩ ሰውነታችንን ጥሩ ፕሮሰስን ሴንት ኤሴንስን ያካሂዳን ማለት ነው። ስለዚህ ውሃ የማንጠጣ ከሆነ ግን ጉዳት አለው ብዙ በሰውነታችን ጉዳቶችን ሊያደርስብን ይችላል ማለት ነው። እና ውሃ መጠጣት እኛ ልንለምደው ይገባል ልንጠጣ ይገባል ማለት ነው። እና አሁን አንዳንድ ሰዎች አሉ ውሃ ከምግብ በፊት የሚጠጡ ማለት ነው። በጧቱ ተነስተው ሆዳቸውን ምንም ነገር ሳይቀምስ ይጠጣሉ አንዳንዶች ደግሞ በምግብ ጊዜ የሚበሉም አሉ አንዳንድም ምግብ ከበሉ በኋላ ቆይቶ ቆይቶ የሚጠጡ ሰዎች አሉ። እኔ ከእነዚህ ሰዎች ምግብ ከበላሁ በኋላ ኖ የምጠጣም ማለት ነው። ምግብ እየበላሁም አልጠጣም ከምግብ በፊትም አልጠጣም ስለዚህ እኔ የምጠጣም መቼ ነው? ከምግብ በኋላ ነው የምጠጣም ማለት ነው። ስለዚህ አንደኛ ከምግብ በፊት ከበላን ምግብ ይዘጋብናል ማለት ነው። ስለዚህ እንዳይዘጋን ከምግብ በኋላ መሆን አለበት። ስለዚህ እኔ በቀን ከሁለት ሊትር እስከ ሶስት ሊትር እጠጣለሁ

በምንጣፍ ላይ ትቀመጣለህ? ለሚለው ጥያቄ አዎ በምንጣፍ ላይ እቀመጣለሁ። በምንጣፍ ላይ መቀመጥ ደግሞ አንደኛው ሰውነታችንን እንዳይቆሽ ያደርግልናል። ብዙ ጊዜ ግን እኔ የማስታውሰው በህፃንነቴ በአፈር ላይ ነበር የምቀመጠው በመሬት ላይ ማለት ነው። ይሄ ደግሞ እኛ በገጠር ማህበረሰብ ያደግን ሰዎች። አፈር ላይ ስንጫወት በአፈር ስንቦ ጭቃን ስንይዝ ወንዞችን ሄደን ስንዋኝ ስንቦጭቅ ስለዋለ ስለአደግን በዝህ ምክንያት ነው። እኔ ያወቅኩት ማለት ነው። ከተማ ያደገ ልጅ ግን አፈር መቀመጥ ቢቀመጥ ሊቀጡት ወይም ሊናገሩት ይችላሉ። ስለዚህ እንደዚህ ግን መሆን የለበትም ማለት ነው። እና አንድ ሰው አፈርን በመንካት ይገባዋል አፈርን የራስ የሆነ የራስ የሆነ አለም ነው። የራስ የሆነ ስሜት አለው። ስለዚህ አፈርን መንካት ለኛ አስፈላጊ መሆኑን ተረድተን ተፈጥራዊ ሳይንሳዊ በሆነ አባቶች የተቀረጸ ቤት ኑሮን በጣም አሪፍ የሆነ አፈርን ብንነካ ጥሩ ነው። ምክንያቱም አፈር መንካት ምንድነው? በውስጡ ኤሌክትሮኒክ እሳሉ እነዚህ ኤሌክትሮኒክስን ወደ ውስጣችን ሰውነታችንን እንዲገቡ ማድረግ የኛ ሀላፊነት ሊሆን ይችላል ማለት ነው። ስለዚህ ተፈጥሮን መረዳት የኛ ስራ መሆን አለበት። ማንም ሰው የኛ ህይወትን አይኖርም ስለዚህ እኛ ብቻ ነን የራሳችን ኑሮ ልንኖረው የምንችለው ማለት ነው። ስለዚህ እኛ ሰዎች በአፈር ላይ ብንቀመጥ ምንም የሚጎዳን ነገር የለም። ወይም ልንጸየፈውም አይገባንም አፈር ላይ መቀመጥ እንደ ውርዴት ልናስበው አይገባም ልል እወዳለሁ ማለት ነው። እና እኔ በምንጣፍ ላይ መቀመጥ አዎ እወዳለሁ አሁን አሁን በምንጣፍ ላይ እቀመጣለሁ ማለት ነው። ምክንያት አንዳንዶች ግን በአብዛኛው እንደ ሙስሊም ማህበረሰብ ግን ባህላቸው ወይም ሃይማኖታቸው ስለሆነ በምንጣፍ ላይ መቀመጥ ይመርጣሉ ማለት ነው። በምንጣፍ ላይ ተቀምጠው የተለያዩ ተግባራዎችን የተለያዩ ስራዎችን ያከናውናሉ። ለምሳሌ ሊሰግዱ ሲፈልጉ በምንጣፍ ላይ አንጥፈው ነው ስግደትን የሚፈጽሙ ማለት ነው። እና በቤተክርስቲያንም ከሄድን ውስጥ ምንጣፍ የተነጠፈ ነው። ሰዎችን አፈር እንዳይነካቸው ወይም ለክብር ሲባል አፈርን ይደረጋል ይሄ በአፈር ላይ ምንጣፍን ይነጠፋል ማለት ነው። እና አሁንም እንዲያውም የተቀመጥኩበት እኔ በምንጣፍ ላይ ነው የተቀመጥኩበት ማለት ነው። እና ምንጣፍ እኔ በጣም ነው የምወደው ደስ ይላል። አንደኛ በነጻነት ሆነን እንድንቀመጥ ያደርገናል በወንበር ሲሆን ላይመች ይችላል። ለምሳሌ እኔ ወንበር ላይ ስቀመጥ ሰውነቴ በጣም ጭንቅ ጭንቅ ነው የሚለኝ በቀላሉ አይስማማብኝም። ምንጣፍ ላይ ሲሆን ግን እግሮችን በሙሉ ዘርግቼ ሙሉ በሙሉ ሰውነቴ መሬቱ ላይ ስለሚቀመጥ በጣም ነጻነትን ይሰማኛል ማለት ነው። እና እንደውም ልጆች ወንበር ላይ ከምናስቀምጣቸው በምንጣፍ ላይ ብናስቀምጣቸው የተሻለ መስሎ ይታየኛል። ምክንያቱ አንድ ህፃን በአፈር ላይ ሲቀመጥ ይንቀሳቀሳል ወይም በምንጣፍ ላይ ሲቀመጥ ሰውነቱን እንዲፍታታ ያደርገዋል ማለት ነው። እና ሰውነታችንን በደንብ ሆኖ እንዲፍታታ ግዴታ በምንጣፍ ላይ መሆን አለበት። በወንበር ላይ መሆን የለባቸውም ህፃናት ህፃናት ግዴታ የአካል እንቅስቃሴ ማድረግ ስለሚኖርባቸው። ይሄ ጥሩ የሆነ የአካል እንቅስቃሴ ደግሞ ግዴታ ደስ የሚለው በአፈር ላይ ተቀምጠው ቢንቀሳቀሱ እኔ እመርጥላቸዋለሁ ማለት ነው። እና ሰዎች ዝም ብለው በማይሆን ቦታ እንትን ማድረግ የለባቸውም መንቀሳቀስ ይኖርባቸዋል ካሉበት ተነስተው የሚገራርም ተግባራትን ማከናወን ስራዬ ብለው ሊይዙት ይገባል ማለት ነው። እኔ ለምሳሌ ወላጆች እኔ በህፃንነቴ የማስታውሰው እናቴ በምንጣፍ ላይ አስቀምጣ ሂድ ተንቀሳቀስ እያለች ስትስበኝ በጠማ አስታውሰዋለሁ ወንድሞቼም እንደዚህ ስታደርጋቸው ማለት ነው። አይ ነበር ማለት ነው። ይሄ ደግሞ በጣም ደስ የሚል በጣም የሚገርም ተግባር ነው። እንደዚህ መሆን አለበት። መንቀሳቀስ ይኖርብናል ቁጭ ብለን በአንድ ህይወታችንን ማሳለፍ ጥሩ አይደለም። ወንበር ላይ ወንበር ሙሉ ቀን ልንቀመጥ እንችላለን በስሥራ ላይ ከሆነ ማለት ነው። ስራ ላይ ከሆነ በምንጣፍ ላይ ከመቀመጥ በወንበር ላይ ተቀምጠን ስራችንን ብናከናውን ይሻላል። ይሄ ካልሆነ ግን በተለያዩ ነገሮች ከሄድን ግን ግዴታ መቀመጥ አለብን በምንጣፍ ላይ ማለት ነው። ምክንያቱም ምንጣፍ ላይ ስንቀመጥ ሰውነታችን ይፍታታል። ስለዚህ ሰውነታችን ለመፍታት መቀመጥ አለብን። ስለዚህ በምንጣፍ ላይ መቀመጥ እወዳለሁ። ላይ እቀመጣለሁ

የኔ በጣም ልዩ ችሎታ በጣም የሚገርም ችሎታዎች አሉኝ እነዚህ ችሎታዎችም ደግሞ ተጠቅሜ ማህበረሰቤን እጠቅማለሁ ሀገሬም እጠቅማለሁ የሚል አካሄድ ወይም እምነት አለኝ። እና ይሄ ጥያቄ ለመጠየቅ ያመጣችሁት በጣም የሚገርም ጥያቄ ነው ልዩ ችሎታህ ምንድነው? ይላል እና የኔ በጣም ልዩ ችሎታ ሰዎችን የመምከር ልዩ ችሎታ አለኝ ሰዎችን በቀላሉ የማሳመን ልዩ ችሎታ አለኝ ማለት ነው እኔ ከፈለኩኝ ሰዎች በቀላሉ እንዲያምኑኝ ማድረግ እችላለሁ ይሄ ደግሞ ማንም ያልተሰጠው የሚገርም ጸጋ ነው ማለት ነው። እና ይሄ ልዩ ችለታዬን ተጠቅሜ ደግሞ ለተለያዩ ተግባራትን አውለዋለሁ ጥቅሞችን ሰዎች ተረድተው ወደዚህ ጥቅም መጥተው እንዲሰሩ ማድረግ እችላለሁ ማለት ነው። እና ሰዎች በሰዎች ላይ እምነት መጣል እኔ በጣም አውቅበታለሁ በጣም ልዩ ችሎታ አለኝ ልል እወዳለሁ ማለት ነው። አንዳንድ ሰዎች ተናግረው እንደ እንደውም የማይታመኑ ሰዎች አሉ ተናግረው የሚቃወማቸው እንጂ የሚስማማባቸው ሰዎች የሚያንሱ ሰዎች አሉ እኔ ግን ከተናገርኩኝ አብዛኛው ሰው ይስማማል አብዛኛው ሰውም ይከተለኛል ማለት ነው። እና እንደዚህ ስለሆነ ሰዎች በአግባቡ ችሎታቸውን መጠቀም አለባቸው። ሌላ የኔ ልዩ ችሎታ የተለያዩ ንግድ የባህር ንግዶችን መነገድ በጣም ነው የምወደው ማለት ነው። እና ልዩ ችሎታዬ አንዱ እኔ የባህር ነጋዴ መሆን ነው ማለት ነው። የባህር በባህር በጣም ከባባድ እቃዎችን አስመጪሁ ነው። መስራት የኔ ልዩ ህልሜ ልዩ ልሰራው የሚችለው ህልም ቢኖረን ይሄ ነው ማለት ነው። እና አንድ አንድ ሰዎች ግን ህልማቸውን አያውቁበትም ልዩ ችሎታቸውን አያውቁበትም። ልዩ ችሎታህን ለማወቅ ደግሞ ጊዜ ያስፈልጋል። እንዴት አድርገን የኛ ልዩ ችሎታን ማወቅ እንችላለን? ለሚል ሰዎች ደግሞ ጥሩ የሆነ መልስ አለኝ ልዩ ችሎታቸውን ለማወቅ አንደኛው ማድረግ ያለባቸው በጣም ደስ የሚላቸው ተግባር ነው። ለምሳሌ አንድ ሰው በጣም ከሁሉ ሊሰራ የሚወደው ነገር የእርሱ ልዩ ችሎታው ነው። ከዛ በህፃንነቱ ደግሞ ምን ደስ ይለው ነበር በህፃንነቱ ምን ትመርጣለህ? ምን ልትሆን ታምራለህ። የተባልነውን ነገር እዚህ አለም ላይ ይደረጋል በህፃንነታችን የሚያምርብን ነገር ማለት ነው። እና አሁን ላይ የሚጠቅመንን አሪፍ የሆነን አዋጭ ነገርን ይዘን ወደተሻለ አለምን መዘዋወር እንችላለን። ለእኛን የሚጠቅመንን ነገር አውጥተን ሊስት አድርገን ይሄ ይሄ ለኛ ይጠቅማል ይሄ ይሄ ብንሰራ አዋጭ ነው ብለን አውጥተን ትርፋማ መሆን እንችላለን ልል እወዳለሁ ማለት ነው። እና ሰዎች የሚጠቅማቸውን እና የሚጎዳቸውን ለይተው ካላወቁ በጣም ከባድ ኪሳራ ሊገቡ ይችላሉ። ስለዚህ እኔ ደግሞ የሚጠቅመኝና የሚጎዳኝን በደንብ አድርጌ ለይቼ አውቃለሁ ማለት ነው። እና ሁላችንን ለይተን እንወቅ የሚጠቅመንና የሚጎዳንን እንወቅ ይሄ ደግሞ የሚያስፈልገንን ልዩ ችሎታችንን ለመጠቀም ያገለግለናል። ከዛ አንድ ሰው ደግሞ ልዩ ችሎታውን እንዴት አድርጌ ልወቅ ካለኝ? በጣም ዝምተኛ መሆን አለበት ውስጡን ማዳመጥ ይጠበቅበታል ውስጡን በሚገባ ካላዳመጠ ልዩ ችሎታውን ማወቅ አይችልም። አንደኛው ዝም ብሎ ለፍላፊ ሰው ከሆነ ችሎታውን በምንም ተአምር ሊወጣለት አይችልም ስለዚህ አስተዋይ መሆን አለበት። የኔ ችሎታ ምንድነው? ቀጣይ ምን ባደርግ ይሻላል የሚለው ነገር ሰፋ ያለ ትንታኔ ሰጥቶ የሚያዋጣውን ነገር ተረድቶ የተሻለ ግንዛቤ ከሰዎች ሌት ባለ መልኩ በጣም የሚገርሙ ነው መሄድ ይችላል ማለት ነው። ስለዚህ ችሎታችንን እንጠቀም እያንዳንዷን ችሎታችን ተጠቅመን ደግሞ ልዩ የሆነ ተግባራትን ማከናወን እንችላለን ልል እወዳለሁ ማለት ነው። እና የኔ በጣም ልዩ ችሎታዎች ከሚባሉ አሉኝ ከእነዚህ አንድ ሆነሽ የንግድ ነው። ንግድ በጣም እችላለሁ ልዩ ችሎታ ስላለኝ በጣም ሀይለኛ ነጋዴ የመሆን እቅድም አለኝ ስለዚህ የኔ ልዩ ችሎታ እቃዎችን መሸጥ እቃዎችን መግዛት ይሄ የኔ ልዩ ችሎታ ነው ማለት ነው። ሌላኛው የኔ ልዩ ችሎታ ሰዎችን የማሳመን ጥበብ አለኝ ሰዎችን በቀላሉ እንዲያምኑኝ ማድረግ እችላለሁ ስለዚህ ይሄ ደግሞ ማንም የማይወዳደረኝ በጣም ደስ የሚለኝ ተግባሬ ነው ማለት ነው። እና ሰዎች ማሳመን አንዱ የራሱ የቻለ ጥበብ ነው እና ይሄ ለኔ ብቻ የተሰጠኝ አድርጌ ራሱ የምቆጥርበት ጊዜ አለ እና ሰዎች በቀላሉ እንዲያምኑኝ ማድረግ እችላለሁ ይሄ ያደረኩበት ደግሞ በጣም የሚገራርም የጥበብ መጽሐፍቶችን ስላነበብኩ ነው ማለት ነው። እና የ ኔልዩ ችሎታ አንደኛው የንግድ ነው ሁለተኛ ሰው ማሳመን ነው

ማህበራዊ ሚዲያ ትጠቀማለህ? የሚለው ጥያቄ አዎ ማህበራዊ ሚዲያ እጠቀማለሁ። ማህበራዊ ሚዲያ መጠቀም ደግሞ በጣም ብዙ ጥቅሞች አሉት። እነዚህ ጥቅሞች ደግሞ እያንዳንዱን ማየት እንችላለን። ማህበራዊ ሚዲያ መጠቀም አንደኛው ከህብረተሰቡ ከማህበሩ ጋር ግንኙነቱን ፍቅርን እንድንመሰርት ያደርገናል ማህበር ማለት ነው። ስለዚህ ማህበራዊ ሚዲያን መከታተል በጣም ብዙ ጥቅሞችን ሊሰጠን ይችላል። እና ማህበራዊ ሚዲያንን ተጠቃሚዎች መሆን አለብን። ከእነዚህ ማህበራዊ ሚዲያ እኔ ከምሳተፍባቸው ከምጠቀምባቸው አሉ። ለምሳሌ እንደ ዩቲዩብ የመሰሉ ነገሮች ለኔ በጣም ብዙ ነገርን ያበረከቱልኝ ናቸው። ዩቲዩብ ለኔ በጣም ብዙ ነገሬ ነው ብዙ በሱ ብዙ ተምሬያለሁ። ብዙ መተግበሪያዎች በሱ ምክንያት ስራዎች አግኝቻለሁ። በሱ ምክንያትም በጣም ብዙ ስራዎችም እየሰራሁ እገኛለሁ ማለት ነው። እና ዩቲዩብ የትምህርት ብንጠቀምባቸው ጥሩ ይመስለኛል። አንዳንድ ማህበራዊ ሚዲያ አንድን ማህበረሰብ ከሌላን ማህበረሰብ እያለያዩ አንዱን ማህበረሰብ እያሳነሱ አንዱን ማህበረሰብ ደግሞ ከፍ እያደረጉ የሚኖሩ አሉ። ይሄ ግን መሆን የለበትም። እኩል በእኩል ሆኖ ማህበራዊ ሚዲያዎችን በአግባቡ ልንጠቀምባቸው ጥቅማቸውን ተረድተን በአግባው በስነ ስርዓት ብንጠቀምባቸው ለእኛ የሚሰጡት ጥቅሙ በጣም ከፍተኛ ነው። እና እነዚህ ከፍተኛ ስለሆነ ደግሞ ጥቅሙን ተረድተን በሚገባ ብናከናውነው የተሻለ ይመስለኛል። ምክንያቱም ማህበራዊ ሚዲያ ከተጠቀምንበት በጣም ጥሩ ነው። የእውቀት ማማ ጫፍ ያደርሰናል ማለት ነው። ማህበራዊ ሚዲያ ደግሞ በማይሆን መልኩ ስንጠቀመው ደግሞ በጣም ትልቅ ጉዳት አለው። ለምሳሌ ሰዎች በማህበራዊ ሚዲያ የተለያየ ወሲብ አይነቶች የተለያዩ ነገሮችን ያላስፈላጊ የሆን ከባህር ከባህላችንን ያፈነገጡ ነገሮችን ሲከታተሉ ጉዳት ነው የሚበዛ ማለት ነው። እና ጉዳታቸው ስለሚበዛ ደግሞ እነዚህ ሰዎች በጣም ተጎጂ ያደርጋቸዋል ማለት ነው። እና ይጎዳሉ በመጎዳታቸው ደግሞ ትልቅ የሆነ ሪስክ ጉዳት ያደርስባቸዋል ማለት ነው። እና ማህበራዊ ሚዲያ እኔ እጠቀማለው፤ ስጠቀማቸው ግን ለእውቀት ነው። እና ለምሳሌ ማህበራዊ ሚዲያ ተጠቅሜ ካተረፍኩት ነገሮች ቢኖር አንደኛው ብዙ ኮርሶችን በማህበራዊ ሚዲያ ተጠቅሜያለሁ። ለምሳሌ ያህል መሰረታዊ የኮምፒውተር ስልጠና የሚል በማህበራዊ ሚዲያ ነው የተማርኩት እና በአካልም ሄጄ ተምሬያለሁ። ግን ከማንም በላይ እኔ በጣም የገረመኝ በሱ በመማሬ ነው እኔ እውቀቴን በጣም ላስፋፋው የቻልኩት ማለት ነው። ከመምህራን ይልቅ እንዲያው የኔ ይበልጥ የሚገርም እውቀት ነበረኝ ማለት ነው። እና ይሄን እውቀቴን ይዤ ደግሞ በጣም ብዙ ተግባራትን በጣም ብዙ ስራዎችንም አከናውኛለሁ ማለት ነው። እና ይሄ የኔ ልዩ ችሎታዬን ያዳበረልኝ ማህበራዊ ሚዲያ ነው ማለት ነው። ሌላ ማህበራዊ ሚዲያ ደግሞ ከሰዎች ጋራ እንዴት መግባባት እንዳለብን ሰዎችን እንዴት አድርገን ማሳመን እንችላለን የሚል ነገርን በሱ ዙሪያም በጣም ሰፋ ያለ እውቀት አግኝቼበታለሁ። እና በማህበራው ሚዲያ እኔ ከተጎዳሁበት ይልቅ የተጠቀምኩበት በጣም ብዙ ነው። ምክንያቱም እኔ የሚጠቅመኝ ነገር ነው የምመርጠው። እያንዳንዷ በሄድኩበት ከዚህ ምን እጠቀማለሁ፣ ከዚህ ምጎዳው ምንድነው፣ ጥቅሜ ምንድነው የሚለው በጣም እያሰብኩኝ አስባለሁ ማለት ነው። እና ሰዎች ዝም ብሎ በደመ ነፍስ መኖር የለባቸውም። የሚጠቅማቸውና የሚጎዳቸውን ለይተው እስካላወቁ ድረስ የታሻለ ኑሮን መኖር አይችሉም ማለት ነው። እና እኔ ደግሞ የተሻለ ኑሮን ለመኖር የተሻለ ነገርን አከናውናለሁ ማለት ነው። እና ማህበራዊ ሚዲያ እኔ በአግባቡ በስነ ስርዓቱ ነው የምጠቀመው ማለት ነው። እና የማህበራዊ ሚዲያ እኔ ተጠቃሚ ነኝ። ስጠቀምም ለኔ በጣም ብዙ ጥቅማ ጥቅሞችን ሰጥቶኛል። እነዚህ ጥቅማ ጥቅሞችን በማግኘቴ ደግሞ የተሻለ ነገርን ለማግኘት ችያለሁ ማለት ነው። ለምሳሌ ማህበራዊ ሚዲያን ተጠቅሜ የራሴን ገቢ ከፍ አድርጌያለሁ ማለት ነው። ስለዚህ ገቢየን እጥፍ እንዲሆን ያደረገው አንዱ ማህበራዊ ሚዲያ ነው። ስለዚህ ማህበራዊ ሚዲያ እኛ ለክፋት ሳይሆን ለጥቅም ልናውላቸው ይገባል ማለት ነው። እና ማህበራዊ ሚዲያ ሆኖ ደግሞ ክፉ የሆኑትን ልንከታተላቸው አይገባንም። ስለዚህ ማህበራዊ ሚዲያ እኔ ተጠቃሚ ነኝ። እየተጠቀምኩም እገኛለሁ አሁንም

እህል መፍጨት ታውቃለህ የሚለው ጥያቄ አዎ እህል መፍጨት አውቃለሁ እህል በተለያየ መልኩ መፍጨት ይቻላል በኤሌክትሪክ መፍጨት ይቻላል ወፍጮ ቤት ማለት ነው ወፍጮ የምንለው በኤሌክትሪክ የሚሰራው ወፍጮ አለ ከዛ ደግሞ በነዳጅ የሚሰራ ወይም በዳምባ በተለያዩ ነዳጆችን ተጠቅሞ የሚሰራም አለ ማለት ነው ከዚህ የተለየ ሰው ደግሞ በድሮ አባቶቻችን በድንጋይ ይፈጩ ነበር በድንጋይ የተፈጨ እኔ በደንብ አውቃለሁ እናቶቻችንን በድንጋይ እየፈጩ ያሳለፍነው ጊዜ ማለት ነው እና በደንብ እየፈጩ እኔ በደንብ ሆኜ አስታውሳለሁ ማለት ነው። ምክንያቱ ኢትዮጵያ ያደገችው አሁን አሁን እዚህ አምስት አራት አመት ወይም እዚህ እስከ ከሁለት ሺህ አስራ ስድስት በኋላ ስለሆነ ከዛ በፊት ግን በጣም ብዙ ነገር ስናስተናግድ ስለነበርን ብዙስ የስልጣኔ ዘመን አልነበረም ማለት ነው። ከዛ በኋላ ግን አለምን ተቀይሮ የሚገርሙ ስልጣኔ መጥተን ወፍጮዎችን ከእጅ ከመፍጨት ወደ የኤሌክትሪክ ሀይል ወነድ ነዳጅ አይድ ተሻጋግረን የሚገርም ገቢን በማስቆጠር እናሳልፋለን ማለት ነው። እና በድሮ ጊዜ እኔ እህል መፍጨት አውቃለሁ ይሄ ደግሞ አያቴ ስትፈጭ ሲመለከት ነበር ማለት ነው አያቴ ሁል ጊዜ ራሷ በእጇ ነበር የምትፈጨው። ግን የሚገርመው ነገር በእጅ የተፈጨ እና በኤሌክትሪክ የተፈጨ በጣም ትልቅ ልዩነት አለው። ለምሳሌ አንደኛው በእጅ የተፈጨ ሙቀት ወይም የኤሌክትሪክ ሀይል ስለማይበላው በተፈጥሮውን የጠበቀ ማዕዱንን የተቆጣጥሮ ንጥር ነገርን ጠብቆ የሚበላ ምግብ ነው የነበረው ማለት ነው ከዛ በኋላ ግን በኤሌክትሪክ የሆነ ግን ተለየ ከዛ በኋላ ያለው የተሻለ ሊባል አይችልም ማለት ነው። ስለዚህ በድሮ አባቶቻችን ምን ያህል ጥበብ እንደነበራቸው ምን ያህል ጎበዞች ምን ያህል እውቀት ምን ያህል ተራቀው እንደነበረ በዚህም መማር በዚህ ማወቅ እንችላለን ማለት ነው። እና ሰዎች ይሄን የሚፈጩት በተራዩ መፍጫዎች ናቸው ማለት ነው። እኔ ግን እህል መፈጨው ራሴን በእጄን እየፈጨሁ የተወሰነ ጊዜ አስታውሳለሁ ከዚያ በኋላ ግን ተቀየርኩኝ ወደ ቤቴ ከቤቴ ወጣሁ ወደ ትላልቅ ከተሞችን ተዛወርኩኝ ወደ እነዚህ ትላላቅ ከተማዎች ይዤ ደግሞ በእጅ ከመፍጨት ይልቅ በኤሌክትሪክ መፍጨትን አወቅኩኝ ማለት ነው። እና ሁለቱንም እኔ አውቃለሁ ሶስቱንም ማለት ነው። በኤሌክትሪክ አለ፣ በነዳጅ አለ እንዲሁም በእጅ እድ ማለት ነው። ስለዚህ ከእነዚህ በሙሉ በጣም የሚሻለው ኤሌክትሪክ ነው በኤሌክትሪክ መፍጨት አንደኛው ጊዜን በጣም ይቆጥባል ከዚያ ደግሞ በደንብ ሆኖ እንዲፈጭ ያደርገዋል ማለት ነው ከዛ ደግሞ ካላስፈላጊ የጉልበት ድካሞች በሙሉ ደግሞ እንቆጠባለን ማለት ነው። ስለዚህ በዚህ በዚህ መልኩ መፍጨት የተሻለ በኤሌክትሪክ መፍጨት የተሻለ መስሎ ይታየኛል ማለት ነው። ከዛ ቀጥሎ ደግሞ የሚሻለው በነዳጅ ነው። ነዳጅ የሚሻለው ነገር አንደኛው እንደ ኤሌክትሪክ ነው። የሚፈጨውም የሚለውም ፍጥነቱም ሁሉ እንደዛ ነው። ግን ወጪ አለው ምክንያቱም ነዳጅ በጣም ውድ ስለሆነ ለነዳጅ በጣም ብዙ ገንዘብ እናወጣለን ማለት ነው። ስለዚህ በጣም ብዙ ገንዘብ ስለምናወጣ ይህ ሁሉ ገንዘብ አውጥተን ኪሳራ ይሆንብናል ማለት ነው። እና ይህ በሁለቱ በጣም ያለ ልዩነት በኤሌክትሪክ ቀለል ያለ ገንዘብ የምናወጣው ወጪ የለም በነዳጅ ከሆነ ግን ለነዳጅ ስለምናወጣ የተወሰነ ሊከብድብን ይችላል ማለት ነው። ሌላኛው እኔ በስፋት መናገር የምፈልገው ነገር ቢኖር ግን በእጅ መፍጨት ነው። ሰዎች በእጅ ይፈጫሉ እየፈጩ መጥተዋል ማለት ነው። እና ይሄ ደግሞ ከሁሉ በጣም አድካሚ ግልበትን የሚወስድ ሰውነታችንን የሚያዝለን በጣም የሚከብድ ነገር ነው ማለት ነው ይሄ ከባድ ሆነ እያለ ሊስተካከል ግን ይገባል ከጉልበታችንን አውጥተን ከምንፈጭ ይልቅ የሆነ ነገርን ተጠቅመን ወደተሻለውን ዘመን መሸጋገር የኛ ሀላፊነት ነው ማለት ነው እና ከዘመን ወደ ዘመን እየተሻገረ እየተሻገረ አሁን በኤሌክትሪክ ወፍጮ መፍጨት መጥቷል ማለት ነው። እና ከዚህም የተሻለ ነገር ሊመጣ ይችላል ብለን እንጠብቃለን ማለት ነው። እና ሀሳብን ለማጠናቀቅ ያህል እህል መፍጨት ታውቃለህ የሚለው አዎ እህል መፍጨት አውቃለሁ ብዙ ጊዜ ፈጭቼ አውቃለሁ።

ነገሮችህን በስርዓት ታስቀምጣለህ ለሚለው ጥያቄ? አዎ ነገሮችን እኔ በስርዓት አስቀምጣቸዋለሁ በጣም በስርዓት በተሞላ መልኩ ማለት ነው። ዝም ብዬ እንደመጣልኝ ተዘባርቄ አላስቀምጥም። በደንብ ስርዓታቸውን ጠብቀው እያንዳንዱ ነገር በሚገባቸው መልክ ተቀምጠው ነው የማስጠቅም ማስጠንብ ማኖራቸው ማለት ነው። እና ነገሮችን በስርዓት ማስቀመጥ ደግሞ ስንፈልጋቸውም በተሎ እንድናገኛቸው ያግዘናል ማለት ነው። ለምሳሌ የሆነ ልብሳችን የታጠበ ልብስ እና ያልታጠበ ልብስ አንድ ካደረግነው ኋላ በ ይቆሽሻል ያስጠላል የትኛው እንደታጠበም ሊጠፋብን ይችላል ማለት ነው ስለዚህ ለዚህ ሁሉ የተሻለው ምንድነው? ነገሮችን በስርዓት ማስቀመጥ ማለት ነው። እና ነገሮችን በስርዓት ስናስቀምጣቸው የተሻለ እንሆናለን ማለት ነው። አለበለዚያ ግን ዝም ብለን የለም ሁል ነገር ተከፍሎበት ነው። እና ተከፍሎበት የተገኘ ነገር ደግሞ ግዴታ አውጥተን ገንዘባችንን እስካወጣን ድረስ በአግባቡ ንጽህናን ባለው መልኩ ገዝተን ልናስተላልፍ ወይም ልናስቀምጥ ይገባናል ማለት ነው። ለምሳሌ አንድ ልብስ የሚቀደደው ሙሉ በሙሉ ለብሰን ጨርሰነው ሳይሆን የአቀማመጥ ስነ ስርዓት ስለሚጎድልብን ነው ስለዚህ አንድ ልብስ ዝም ብለን የምንወረውረው ከሆነ ማታን እያወጣን የምንወረውረው ስናስገባውም በስርዓት የማናገባው ከሆነ አንድ ልብስ ተሎ አርጅቶ ቶሎ ያልቅብናል ማለት ነው። ስለዚህ ሲያልቅ ደግሞ መስፋት ጥሩ ነው። አሁን አንዳንድ ሰው የተሰፋ ልብስ አልለብስም እንዴት የተሰፋ ልብስ እለብሳለሁ አለም ተቀይሮ እያለ እኔ እንዴት ወደዚህ አረጋለሁ የሚል ሰው ሊኖር ይችላል። ይሄ ግን ኋላ ቀር ሰው ነው። ስለዚህ እንደዚህ የሚሆን ነገር የለም ስርዓት ጠብቀን በአግባቡ የሚገርም ስራ መስራት እንችላለን ልል እወዳለሁ ማለት ነው። ከዛ እኔ ደግሞ መጨመር የምፈልገው ነገር ቢኖር ነገሮችን በስርዓት ማስቀመጥ በጣም ነው የተማርኩት የራሱ የሆነም ትምህርት ያስፈልገዋል የቤት እቃ አያያዝ የተለያዩ ነገሮች ከስራ ቦታም ሊሆንም ይችላል። መዝገቦችን እንዴት በስራ ስነ ስርዓት እናስቀምጣለን። እቃዎችን በስርዓት እንዴት አርገን ደርድረን እናስቀምጣቸዋለን ይህ ሁሉ መማር ግዴታ ነው አንድ የቤት አያያዝ የራሱ የሆነ ትምህርት አለው። ምክንያቱ አንድ ሰው ሲገባ ስለ ቤት አስተያየት ነው የሚሰጠው መጀመሪያ ቤቴ ያምራል ወይም ቤቴ አያምርም። ቤቴ እንደዚህ ቢሆን ይሻላል እንደዚህ ቢሆን እያለ አስተያየትን ይሰጥሃል ማለት ነው። እና የተሻለ ሰው ለመባል ደግሞ እኛ የተሻለ የሆነ ነገር ማድረግ ይጠበቅብናል ስለዚህ እኔ ደግሞ ሁል ጊዜ የተሻለ ነገርን ለማድረግ ሁል ጊዜ ጥረት አደርጋለሁ ማለት ነው። እና እኔ የማደርገው ይሄ ነው ነገሮችን በስነ ስርዓት ማስቀመጥን እወዳለሁ። ይሄ ደግሞ ከእናቴ ነው የተማርኩት እናቴ እያንዳንዷ ነገር በስነ ስርዓት ነበር የምታስቀምጠው ከእሷ ተምሬ ደግሞ እኔ አሁን ነገሮችን በስርዓት መደርደር ተምሬ ጥሩ አድርጌ እየሰራሁ እገኛለሁ ማለት ነው። እና በስርዓት ደርድረን በስርዓት ማስቀመጥ ይጠበቅብናል ዝም ብለን እንደመጣን ዘባርቀን ማስቀመጥ የለብንም ልል እወዳለሁ ስለዚህ ይሄ በስርዓት ማስቀመጥ በጣም ከፍተኛ የሆነ ጥቅም ያስኝብናል። ምክንያቱም አንድ ነገር ስንፈልገው በሰአቱ ለማግኘት በስርዓት ከተቀመጠ ነው በስርዓት ካልተቀመጠ ግን ዝም ብለን ያስጠላ ነው የሚሆነው ማለት ነው። ስለዚህ ያስጠላ ከሚሆን ንጽህናውን የጠበቀ አያያዝ ይዘንበት ብንጠቀመው የተሻለ መስሎ እና ሰዎች እኔ ልመክራቸው የምፈልገው ነገር ቢኖር። ነገሮችን በስነ ስርዓት ደርድረው ማስቀመጥ ማወቅ አለባቸው ለምሳሌ የእቃዎች በእቃ ቤት የኮምፒውተር ደግሞ ኮምፒውተር በሚቀመጥበት ወንበሮች ደግሞ ወንበረች በሚቀመጡበት በየስራ ስርዓት ብናስቀምጥ ጥሩ ይሆናል። ስናጠናም ቢሆንም በስርዓት አንዱን ነገር ከአንዱ ነገር አስቀድመን በስነ ስርዓት መጠቀም ይጠበቅብናል ማለት ነው። እና ይሄ ሀሳብ ሰፋ ያለ ሀሳብ ሰጥቻለሁ። ይሄ ሀሳቤ ደግሞ ሰዎች ተቀብለው ተግባራዊ እንደሚያደርጉት አምናለሁ እና ነገሮችን በስርዓት እኔ ሁል ጊዜ አስቀምጣለሁ

የምታስታውሰው ጥሩ መምህር አለህ? የሚለው ጥያቄ አዎ የማስታውሰው በጣም ጥሩ መምህራን ጥሩ መምህራኖች አሉ። የማስታውሰው ከሁሉ አብልጬም አለ። ስለዚህ እነዚህ መምህራኖቼ በጣም ነው የምወዳቸው። በጣም ነው የማከብራቸው። እና በጣም እንዳስታውሳቸው ያደረገኝ ነገር ደግሞ አለ። እሱ አሁን በዝርዝር እናወራበታለን ማለት ነው። እና የማስታውሰው መምህሬ እኔ በጣም የምወደው መምህሬ መምህር ጌታሁን የሚባል መምህር በጣም ነው የምወደው ማለት ነው። ይህ ያስተማረኝ ሰባተኛና ስምንተኛ ክላስ እያለሁ ሲሆን፤ በጣም ጎበዝ መምህር ነው ከምላችሁ በላይ ማለት ነው። እና በጣም ጎበዝ ነው፤ እውቀት አለው። በጣም የሚገርም እውቀት አለው። በጣም በቀላሉም ያስረዳናል ማለት ነው። እና በዚህ ምክንያት እኔ በጣም ከሁሉ መምህር አብርጬ እንድወደው ያደረገኝ በጣም ጎበዝ ስለሆነ ነው ማለት ነው። አንዳንድ መምህራኖች እርግጥ ጎበዝ ሆነው ግን አስፈላጊ የሆነ እውቀትን የማይሰጡን አሉ። እውቀታቸውን የሚደብቁ ማለት ነው። ተማሪ ሁል ነገርን ማወቅ የለበትም ብለው የሚያምኑ ሰዎች አሉ። ይህ ግን ኋላ ቀርና የማይረባ ነገር ነው ማለት ነው። እና እኛ ሰዎች እውቀታችንን በአግባቡ መጠቀም አለብን። እውቀታችንን ተጠቅመን ለትውልድ ማስተላለፍ ይጠበቅብናል ማለት ነው። እና እኔ ከሁሉ አብልጬ የምወደው ይሄ መምህሬ መምህር ጌታሁን የሚባለው በጣም ጎበዝ ነው። ጎበዝ እያለ ደግሞ እውቀቱ ደግሞ ለእኛ ለመስጠት የሚገርም ጥረት ያደርግ ነበር ማለት ነው። ስለዚህ ይህ ሁሉ ጥረት እያደረገ በሚገርም ነገር ደግሞ ተማሪዎቹ የእሱ ውጤት በጣም ሰቅለን ነው ያለፍነው። ስምንተኛ ክላስ ስንፈተን ማለት ነው። አሁን ወደ ስድስተኛ ክላስ ተቀይሯል። ድሮ ግን ስምንተኛ ክላስ ነበር የምንፈተነው ማለት ነው። ስምንተኛ ተፈትነን ዘጠኝ እና አስር እናልፋለን። አስር ደግሞ ማትሪክ ነበር። አስር ተፈትነን ደግሞ ወደ አስራ አንድ እና አስራ ሁለት ተፈትነን አስራ ሁለት ደግሞ ኤግዛም አለን ማለት ነው። ከዛ በኋላ ዩኒቨርሲቲ የምንለው ደረጃ ማለት ነው። ይህ ልዩነት ያለ ነገር አለ። በሁሉም ማህበረሰብ የተለመደ ተግባር ነው ማለት ነው። እና ሰዎች የተለያየ የሆነ የራሳቸው የተለያየ መንገዶች አላቸው። እነዚህ መንገዶቻቸው ደግሞ በአግባቡ መወጣት የራሳቸው ተግባር መሆን አለበት ማለት ነው። እና አንድ ሰው ዝም ብሎ ከዜር ተነስቶ ሊጠላ ከዜር ተነስቶም ደግሞ ሊወደድ አይችልም። የራሱ የሚያስወድደው ተግባር አለው ማለት ነው። እና ይሄ መምህር ደግሞ እኔ የማስታውሰው መምህሬ ደግሞ በጣም እንድወደውና በጣም እንዳከብረው ያደረገኝ ነገር አንደኛ በሚገባ ነው ያስተማረን፤ በሚገባ ስላስተማረን ጥሩ ውጤት ስለሰራሁ ነው። ሁለተኛው ደግሞ በጣም ተጫዋች ነው። ቀልድ ይወዳል። ቀልድ ስለሚወድ ደግሞ እኛ ተማሪዎች ቀልድ ስለምንወድ በቀላሉ ትምህርቱንን ይዘን ተከታትለን ውጤታማ እንድንሆን አድርጎናል ማለት ነው። ስለዚህ ነገሮችን በስነ ስርዓት መርምረን በአግባቡ መዋጣት እንችላለን። ስለዚህ እንደዚህ መሆን ማድረግ የኛ ቀለል ያለ ተግባር ስለሆነ መምህራኖቻችን ደግሞ ለተማሪዎችን ተወዳጅ እንዲሆኑ አንደኛው ሙሉ እውቀታቸውን ቢያስተምሩን በጣም ጥሩ መስሎ ይታየኛል። ሙሉ እውቀታቸውን ሳይደብቁ ምንም ሳይሉ ቢያስተላልፉልን የተሻልን ሰዎች መሆን እንችላለን ማለት ነው። ስለዚህ የተሻልን ሆነን ደግሞ የተሻልን ተግባራዎችን ብናከናውን እኛ ሰዎች የተሻለን ሰዎች እንባላለን። እና ሰዎች ዝም ብለው ከዜሮ ተነስተው የተለያየ ነገረትን ማድረግ አይችሉም። እውቀት ያስፈልገዋል። ለእያንዳንዱ ነገር ካለ ከማወቅ የተነሳን ነው እንጂ ከዜሮ ተነስቶ የሚሰጥ አስተያየት የለም። እያንዳንዱ ነገር መልእክት አለው ይሄን መልእክት ደግሞ ተዋጥተን ንጹህ የሆነ እውቀትን ሸምተንበት ይዘንበት ከትውልድ ወደ ትውልት ለማስተላለፍ ግዴታ ጥሩ መምህር ያስፈልገናል ማለት ነው። ስለዚህ እኔ ይሄ መምህሬ የማስታውሰው ሊያስተዋውስ የማስታውሰው ምክንያት አንዱ በጣም ጎበዝ ስለሆነ ነው። ሁለተኛ ደግሞ በጣም ተጫዋች በጣም ቀልደኛ ስለሆነ ሁላችንን ተማሪዎች በዛ ህፃን እያለን ያ መምህር እንድናስታውሰው አድርጎናል ማለት ነው። እና እስካሁን እንኳን አግኝቼው አላውቅም። ግን ከጊዜ በኋላ ግን እንደማገኘው በራሴ እርግጠኛ ነኝ። እና የማስታውሰው መምህሬ በጣም የሚገርም መምህሬ ነው።

ጥራት ያለው ስራ ማቅረብ ትችላለህ? የሚለው አዎ ጥራት ያለው ስራ ማቅረብ እችላለሁ። ምክንያቱ እኔ የሆነ ነገር ስሰራው ሙሉ እውቀትን ይዤ በተረጋጋ መንፈስ ነው የምሰራው እና ጥራት ያለው ስራ ማቅረብ እችላለሁ ማለት ነው። ለምሳሌ እኔ ከዚህ በፊት በጣም ጥራት ያላቸው ስራዎችን አቅርቤ አውቃለሁ በጣም ጥራት ያለባቸው ማለት ነው እና በሰዎችም ትልቅ መወደድን አትርፌያለሁ እነዚህ ጥራት ያላቸው ስራዎችን በመስራቴ ማለት ነው። እና ሰዎች ስራን ጥራት ያለው ስራ ሰርተን ማስረከብ እንደ ጥሩ ነገር መቁጠር አለብን። ስራዎች ጥራት ያላቸው ስራ መስራት ለእኛ ለራሳችን ጥሩ ነገር ነው። ጥራት የሌለው ስራ ግን ምንም የሚሰጠው ጥቅም የለም የምናገኘው ጉዳት እንጂ ጥቅም አናገኝበትም ማለት ነው። እና ጥራት ያለው ስራ ማቅረብ ለራሳችንን ስራችንን እንዲበዛልን ያደርግልናል ማለት ነው። እና ሰዎች ዝም ብለን የማይረባ ስራ መስራት የለብንም። የሚጠቅምን ስራ ለሀገርን የሚጠቅም ለማህበረሰብን የሚጠቅም ስራ ብንሰራ የተሻለ ስራ ልንሰራ እንችላለን አዋጭ የሆነ ማለት ነው። ስለዚህ ኪሳራ ያጋጥማል እርግጥ ነው። ጥራት ያለው ስራ ለማቅረብ ብዙ መስዋዕት ይጠይቃል ብዙ ነገር ማወቅ ይፈልጋል ማለት ነው። ስለዚህ ለምሳሌ እኔ ይሄ ኤአይን የድምጽ ቅጂ እየፈጸምኩኝ ነው ነው በዚህ መካከል አሁን ጸጥ ባለ ቦታ ነው እየቀረጽኩት ያለሁት። እና ይሄ ደግሞ አስቤበት በጣም ጥሩ የሚሆን መስጠት አለብኝ ብዬ ነው ይሄ ደግሞ ጥራት ያለውን ነገርን ለማቅረብ ስለምሞክር ነው ማለት ነው። እና በዚህ ምክንያት ደግሞ ጥሩ ክፍያ እንደሚከፈለኝ አምናለሁ ማለት ነው። እና ሰዎች ጥራት ያለውን ስራ መስራት አለባቸው ጥራት የሌለውን ነገር መስራት የለባቸውም። ምክንያቱም ጥራት ያለው ስራ ከሰራን ዋና ጥቅሙ ለራሳችንን ነው። ስራችንን እንዲበዛልን ያደርግልናል ጥራት የሌለው ስራ የምንሰራ ከሆነ ግን ውጤታማ አንሆንም ሁል ነገሩ አድካሚ ይሆንብናል ማለት ነው። ስለዚህ ጥራት ያለው ስራ ከዜሮ ተነስተን መስራት እንችላለን። እያንዳንዱ ስራ ጥራት አድርገን ከሰራንበት ደግሞ ውጤታማ ያደርገናል ማለት ነው። እዚህ አለም ላይ አንድ ትልቅ አንድ ትንሽ የምንለው ነገር የለም ሁሉ የሚገርም ስራ ነው። ውጤታማ ስራ ግን ከራሳችን በጣም የሚገርም አድርገን መፍጠር ይኖርብናል ማለት ነው። ስለዚህ ጥራት ያለው ስራ እንዴት ልናውቅ እንችላለን? የሚለው ይታወቃል። ለምሳሌ አንድ ተማሪ የነጌ የሚፈተነው ነገር ቢኖር ስለ እዛ ትምህርት የሚገባ ከታች ጀምሮ እስከ ላይ ጥራት ባለው ካነበበ በጣም በሚገባ መርምሮ ካወቀ ይሄ ለሱ ነጌ ፈተናውን እንደሚደፍነው እርግጠኛ ሆኖ መሄድ ይችላል ማለት ነው። ስለዚህ ጥራት ያለው ፈተና ተፈትኖ ውጤታማ እንደሚሆን ያውቃል ማለት ነው። እና ስራም እንደዛ ነው። ስራ ደግሞ አንድ ነገር በደንብ አውቀንበት በደንብ መርምረነው ከቻልነው ቀላል ሊሆን ይችላል ካልሆነ ደግሞ ሊከብደን ይችላል ማለት ነው። ስለዚህ እኛ ሰዎች እዚህ አለም ላይ ስንኖር ጥራት ያለውን ስራ መስራት ይኖርብናል። ይህ ጥራት ያለው ስራ መስራታችን ለራሳችን ጥቅም ነው። ለማንም አይደለም። ጥራት ያለ ስራ በመስራታችን ሀገራችንን ጥሩ እናደርጋለን ማህበራዊ ኑሮአችንን እናስተካክላለን እንጂ የምንጎዳበት አንድ ነገር የለም ማለት ነው። ስለዚህ እኔ የምላችሁ የምፈልገው ነገር ቢኖር ስራ ስንሰራ ጥራት ያለው ስራ እንስራ ነው። በቃ ሌላ ምንም ነገር የለኝም። ጥራት ያለው ስራ ያኮራል። አይምሮ የአይምሮ ደስታን ይሰጣል። የአእምሮ እረፍትን ይሰጣል። እዚህ አለም ደግሞ ከሁሉም የሚበልጠው የአእምሮ ሰላም ነው። ስለዚህ አይምሯችንን ሰላም እንዲሰማን ሰላማዊ የሆነ ስራ ጥራት ያለው ስራ ሰርተን ብናስረክብ የተሻለ መስሎ ይሰማኛል ማለት ነው። በአለማችን በጣም ታዋቂ የሚባሉ ሀብታሞች ካየናቸው ጥራት ያለው ነገር ምርት ስለሚያስረክብ ነው። ስለዚህ ጥራት ያለው ነገር ሲያስረክቡ ደግሞ የሚገርም ጥሩ የሚባል ክፍያ ከህብረተቡ ሰው ይከፈላቸዋል ማለት ነው። ስለዚህ ጥራት ያለው ስራ ማቅረብ ለእኛ በጣም ቀላል ሊሆን ይገባል ልናካብደው አይገባም ማለት ነው። ስለዚህ ጥራት ያለው ነገር ለማቅረት ደግሞ መስዋዕት መክፈል ይጠበቅብናል ማለት ነው። ስለዚህ ጥራት ያለው ስራ ማቅረብ? ትችላለህ ለሚለው ጥያቄ አቦ ጥራት ያለው ስራ ማቅረብ እችላለሁ ነው። ትክክለኛ መልሴ

ገንፎ ትበላለህ? የሚለው አዎ ገንፎ እበላለሁ። ገንፎ በጣም ነው የምወደው። ገንፎ በኢትዮጵያውያን በጣም የሚገርም ነው። በሌላ አለም ይሰራል ወይስ አይሰራም የምለው የማውቀው ነገር የለም። ገንፎም ሲበሉ አይቼ አላውቅም እንደ አሜሪካ ወይም እንደ ቻይና አይቼ አላውቅም ማለት ነው። በኢትዮጵያ ግን ገንፎ የታወቀ ነው የገንፎ በጣም የሚገርም ተደርጎ እናቶች ይሰሩታል። እና የሚገርም ሆኖ ደግሞ እንበለዋለን እንመገባለን ማለት ነው። እና አብዛኛው የኢትዮጵያ ሰው ገንፎ የማያውቅ ይቆያል ብዬ አልገምትም። እያንዳንዱ ሰው ገንፎ ሳይበላ ያደገ ህፃን የለም። ገንፎ በጣም የሚገርም ነው ይጣፍጣል። ከዛ የሚሰራው ደግሞ ከብዙ አይነት ነው ገንፎ ከስንዴ ሊሰራ ይችላል ከተለያዩ አይነት ምርቶችም ሊሰራ ይችላል ማለት ነው። እና ገንፎ በማህበራዊ ሚዲያችን ይስተላለፋል በበዓላትም ይበላል። እንደገና በእረፍት ሰአቶችም ወይም እናቶች መስራት ጠዋት ጠዋት ጎንፎን ሰርተው ለልጆቻቸውን ሊሰጡ ሊያበረክቱ ይችላሉ ማለት ነው። እና ይሄ በጣም ደስ የሚል ነው። እያንዳንዱ ሰው ለቤተሰቡ እንደሚያስበው ሁሉ እያንዳንዱ ነገርም በአግባቡ ተዋጥተን የሚገርም ነገር ባህላችንን ከትውልድ ወደ ትውልድ ማስተላለፍ የማንም ስራ ሊሆን አይችልም። አንድ ነገር ይዘን አንድ ነገር በአግባቡ ተዋጥተን ከፍተኛ ደረጃ ማድረስ እንችላለን ማለት ነው። እና ገንፎን መብላት እኛ ሁል ጊዜ እንደ ልምድ ቆጥረን ገንፎ እየበላን እያንዳንዱ ውሏችንን ጥሩ ማድረግ እንችላለን። ገንፎ አብዛኛ የሚተዋወቀው እናቶች ሲወልዱ ልጅ ሲወልዱ አራስ ይባላሉ በዛ ወቅት ገንፎ ይዘጋጃል ማለት ነው። እና ገንፎ ተዘጋጅቶ ህዝብ ተሰብስቦ ገንፎን ይበላል ማለት ነው። ገንፎ ተበልቶ ደግሞ እንደ ቆሎ ነገር ደግሞ ይዘጋጃል። እነዚህ በሙሉ ባህላዊ ምግቦች ናቸው። እና ባህላዊ ምግባችንን ከፍ ማድረግ አለብን። ማህበራዊ ምክንያቱ አንድ ነገር የሌላ አለምን ነገር ባህል ተላብሰን የራሳችንን ባህል ከምናጠፋ የሌሎችን ትተን የራሳችንን ብንከተል የተሻለ መስሎ ይሰማኛል የተሻለ ሁነን እንገኛለን ማለት ነው። እና ሰዎች ገንፎ እንበላለን የሚገርሙ ጎንፎዎችን እናዘጋጃለን አዘጋጅተንም እንበላለን እንጠቀማለን እና ሰውነታችንንም እናንጻለን ማለት ነው። ስለዚህ ገንፎ መብላት ለጤንነታችን በጣም ጥሩ ነው። እንደውም እስካሁን እኔ ጎንፎ አልወድም ያለኝ ሰው የለም። እያንዳንዱ ሰው ሁሉ ሰው እበላለሁ በብዙ ቦታዎችም እንደ በትግራይ ክልል ውቅሮ በሚባል አካባቢም ገንፎ በልዩ መልክ ይዘጋጃል። እንደውም እሱ ለየት የሚያደርገው ነገር በሰርግ ቀን ራሱ ገንፎ ይዘጋጃል ማለት ነው። ገንፎ ተዘጋጅቶ ለህዝቡ ይሰጣል ገንፎ ደግሞ በልተን ይስማማብናል ማለት ነው። እና እኛ ሰዎች ጎንፎን መስራት ይጠበቅብናል። የሚቀርብን ነገር ገንፎ ሰርተን ህይወታችንን መቀየር ይኖርብናል ማለት ነው። ስለዚህ እኛ ኢትዮጵያውያን የራሳችን የሆነ በጣም ብዙ ባህላዊ ምግቦች አሉን። ይሄ ደግሞ እስካሁን የኛ ትልቁ ስህተት እነዚህ ባህላዊ ምግቦችን ለአለም እያስተዋወቅን መሄድ ሲገባን ዝም ብለን እናስቀምጠዋለን ለማንም አለም ሳናስተዋውቅ እንቀራለን ማለት ነው። ይሄ አሁን ሊሆን የማይገባው ነው። የምግባችንን ለአለም ማስተዋወቅ ግዴታ ነው። ለምሳሌ በትግራይ ክልል የሚዘጋጁ የምግብ አይነቶችን ለሌላ ማህበረሰብ ለማሳወቅ በኦሮሚያ ክልልን የሚዘጋጁ የተለያየ ምግቦችም ለአለም ማስተዋወቅ ይህ ስራችንን ሆን ብለን ልንይዘው የሚገባን ነገር ነው ማለት ነው። እና ዝም ብለን እንደመጣልን መኖር የለብንም። አለም እኛ እዚች አለም የመጣነው ለተወሰነ ጊዜ ነው። ሙሉ ዘመናችንን እዚህ መሬት ልንኖር አይደለም ስለዚህ ስላልሆነ ድረስ ደግሞ እስከዛች ስለሆነ ለልጆቻችንን ታሪካችንን ማስተላለፍ ደግሞ የኛ ሀላፊነት ነው። ልጆቻችን ታሪካችንን ሊያውቁት ይገባል አውቀው ደግሞ መርምረው ሊጠቀሙት ይገባል ባይ ነኝ ማለት ነው። እና ሰዎች ባህላችንን አውቀው ሊረዱት ይገባቸዋል። ስለዚህ እኔ እነዚህን ማለት እወዳለሁ ሰው ባህላችንን ይወቀው ባላችንን አውቀው ደግሞ ውጤታማ ሆኖ እንዲጠቀምበት እኔ ፍላጎቴ ነው።

ባጀት ታስተዳድራለህ የሚለው አዎ ባጀት አስተዳድራለሁ ባጀት ማስተዳደር ተገቢ ነገር ነው። እዚህ ላይ ስንኖር የተለያዩ ነገሮችን ተግባራዊዎችን አሉ እነዚህ ባዘጀቶችን ራሳችንን የማንቆጣጠራቸው ከሆነ ትልቅ ኪሳራም ልንገባ ስለምንችል የተለያዩ ባጀቶችን ራሳችንን ብንቆጣጠራቸው ጥሩ መስሎ ይሰማኛል ማለት ነው። ራሳችን ማንቆጣጠራቸው ከሆነ ግን ትልቅ ኪሳራም ሊያዳርጉብን ባልከፋን በከፋ ነገርም ሊያስገቡን ይችላሉ ማለት ነው። ስለዚህ እኔ ሁልጊዜ ባጀቴን አስተዳድራለሁ። ባጀቴን ዛሬ ምን አይነት ትርፍ አለኝ ምን አይነት ኪሳራ አለኝ ከዚያ ደግሞ ማወጣው ኢንቨስት ማደረገውስ በምንድንነው ምን አይነት ኪሳራ ይገጥመኛል የሚለውን? በጥንቃቄ መርምረን የትኛው ገንዘባችንን መውጣቱ ካልቀረ በጥሩ ነገር እንዲወጣ የተሻለ እውቀት ይዘን የተሻለ ጥንቃቄ አድርገን ብንሄድ የተሻለ ይመስለኛል። እና ሰዎች ዝም ብለን የመጣልንን አሜን ብለን መቀበል ጥሩ አይደለም። እንመርምረው እና መርምረን የሚያዋጣን ከሆነ ጥሩ የማያዋጣን ከሆነ ደግሞ ማስተካከል ነው። ስለዚህ እያንዳንዱ ነገር ዝም ብለን አሜን ብለን መቀበል የለብንም ባጀታችንን ሌላ ሰው ሊያስተዳድርብን አይገባም። ልክ እንደማናጅመት ለአንድ ነገር የሚያስተዳድርን መሾም እንችላለን። ግን ሙሉ በሙሉ ለሱ ሀላፊነቱ ከሰጠነው ደግሞ እኛ ምንድን ነን? እዚህ ውስጥ ስለዚህ እሱ እንደ ፍላጎቱ ሊያደርግብን ስለሚችል ግዴታ የራሳችንን ነገር ራሳችን ብንቆጣጠረው የተሻለ እና ምርጥ መስሎ ይሰማኛል። እና ባጀት አሁን እኔ ራሴ በራሴ ነው የማዘጋጀው ወይም የማስተዳደረው። ስለዚህ ባጀት ራሴን አስተዳደሬ በሚገባ ደረጃም አንጸዋለሁ ማለት ነው። ስለዚህ ባጀታችንን እንወቀው ምን አይነት ያዋጣናል ቀጣይስ ምን ብናደርግ ይሻላል? ዛሬስ ምን እንወስን ምን አይነት ገንዘብ ከአንድ ድርጅት ጋር እናፍሰስ። ካፈሰስን ደግሞ ምን አይነት ነገር እናገኛለን የሚል ነገር ሁሉ በጥንቃቄ ፈትሸን ልንይዘው የሚገባን ጉዳይ ነው ማለት ነው። ብዙ ሰዎች ባጀት አያስተዳድሩም ባለማስተዳደራቸው ደግሞ ትልቅ የገንዘብ ኪሳራ ይገጥማቸዋል ማለት ነው። ስለዚህ ኋላ የገንዘብ ኪሳራ አጋጥሞን እየተሸማመቅን እያዘንን ከምንኖር በአሁን ጀምረን ገና እያለን ባጀት ማስተዳደር በህፃንነታችንን ቀለል ያለ ባጀት ማስተዳደር ብንጀምር ለእኛ በጣም ጥሩ ይሆናል። ስናድግ ትላልቅ የሆኑ ቢዝነሶችን እንዴት አድርገን እንደምናስተዳድር እናውቃለን ማለት ነው። ስለዚህ እንወቅበት እንማርበት ቢዝነሶችን በጥንቃቄ እንፈትሻቸው ማለት ነው። ካልፈተሽናቸው ቢዝነሶች ትልቅ ኪሳራ ውስጥም ሊዳርጉብን ስለሚችሉ ማለት ነው አዋጭነታቸውን ኪሳራነታቸውን እንዴት ያን ናቸው የሚለው ነገር በጥንቃቄ መያዝ ካለባቸው ጉዳያች አንዱ እዙ ነው። በልጅነቴ ባጀት ማስተዳደር ያስተማረኝ አባቴ ነው። አባቴ በሳይንስ በጣም ጥሩ የተማረ አባት ስላለኝ ይሄ ሁል ጊዜ አንድ ድርጅት ወይም የሆነ ባጀት እንዴት አድርገህ ታስተዳድረዋለህ ኪሳራ በም ቢመጣብህ ኪሳራውን በምን መልኩ ትቀበለዋለህ? የትርፍ ነገር ቢመጣልህም ይገባን ነገር ነው ማለት ነው። ስለዚህ እነዚህ የመሳሰሉትን ፈትሸን ተረድተን ችግሮችን በደንብ ሆነን አብራርተን ማወቅ ይጠበቅብናል ካልሆነ ወደ ትላላቅ የሆነ የኪሳራ ማማ ልንደርስ እንችላለን ማለት ነው። ስለዚህ ወደ ኪሳራዎችን ሳንገባ እያንዳንዷ ነገር ትክክል ነው ወይ? እውነታውስ እስከምን ድረስ ነው እያልን እያንዳንዱ ነገር መፈተሽ ያስፈልገናል። ስለዚህ እኔም ደግሞ በደንብ ነው የምፈትሸው እያንዳንዱ ነገር ማለት ነው። ኦሪጅናልነቱን ትክክልነቱን ያ ነገር ባጀቱን እያስተዳደርኩት እያለሁት እኔ በማስተዳደሬ የት ደረሰ? የት ኪሳራስ አጋጠመው ወይ የሚለው ነገር እኛ ካልፈተሽ ነው ማንም አካል መጥቶ መጥቶ ሊመረምርልን አይችልም። ስለዚህ ባጀት እኔ ራሴ በራሴ ነው እያስተዳደርኩኝ ያለሁት ማለት ልል እወዳለሁ

የቀን መቁጠሪያ ትጠቀማለህ ለሚለው አዎ የቀን መቁጠሪያ እጠቀማለሁ የቀን መቁጠሪያ በጣም አስፈላጊ ነው። የቀን መቁጠሪያ ካልተጠቀምን በጣም ግራ ነው የምንገባው ሁሉነገር ግልጽ አይሆንልንም። ለምሳሌ ዛሬ እሁድ ነው የቀኑ ደግሞ እለቱ ደግሞ ስንት ነው ብባል? ዛሬ ሃያ አራት ቀን ብዬ መመለስ እችላለሁ ይሄ ደግሞ የተናገርኩበት በኢትዮጵያውያን የሰዓት አቆጣጠር ማለት ነው። ባይ ዘ ዌይ ስለዚህ ነገር ስናወራ የሰዓት አቆጣጠር የኢትዮጵያ በጣም የሚገርም ነው። ማለት ከሌላ አለም ተለይቶ የራሷን የሰዓት አቆጣጠር ያላት ሀገር ናት። ማንኛውም ሀገር የሚጓዘው በአንድ ነው። እና ጎሪ ጎሪያን የሰዓት አቆጣጠር በሚለው አለም በሙሉ በሱ ነው እየተመራ የሚገኘው ማለት ነው። እና ኢትዮጵያውያን ግን ይህ አይደለም። የራሳችን የሆነ የሰዓት አቆጣጠር አለን። ኢትዮጵያ የራሷ የምትከተለው ከጥንታዊ አባቶቻችን የመጣ ነው። ዝም ብሎ በአፈ ታሪክ የተገኘ አይደለም። ይሄ የሰዓት አቆጣጠር ለመጀመሪያ ጊዜ የተገለጠለት ዲሜጥሮስ ይባላል። ዲሜጥሮስ የሚባል አባት ነው። የሰዓት አቆጣጠር በፀሀይ እና በጨረቃ እየተባለ ይለያያል እንደ ሄኖክ መጽሐፍ ከሆነ ማለት ነው። ግን ከዛ በኋላ ያለው ግን እንደ ቅዱስ የተለያዩ አባቶች አሉ እነሱን እንደፈጠሩት ከሆነ በእነሱ ህግ የሰዓት አቆጣጠርን እየተጠቀምን እንጓዛለን ማለት ነው። ለምሳሌ ሌሎች ሀገሮች ዛሬ ቀጣይ አመት በዚህ ቀን እለት ስንት ነው ስንላቸው አይመልሱልንም። ምክንያቱም እነሱ የሚያውቁበት እየሄዱ እየሄዱ እየሄዱ ነው። እኛ ግን ቀላል ቀመር የአቆጣጠር ቀመር አለ ቤተክርስቲያን የራሷን ችላ ራሷን የሰራችው የሰዓት አቆጣጠር አለን ማለት ነው። ስለዚህ ይሄ የሰዓት አቆጣጠር ደግሞ እኛ ከማንም ሀገር ተለይተን በጣም የምንደነቅበት ምክንያት አንዱ የሆነ ማለት ነው። ስለዚህ ይሄ የሰዓት አቆጣጠሪያችንን ይዘን በአግባቡ ልናሳድገው ይገባናል። በአግባቡ ማለት ነው ዝም ብለን ለምሳሌ ምሁራንን እየጠፉ እንኳን ቢሄዱ እኛንን ስለተማርነው ግን እኛ ከትውልድ ወደ ትውልድ ማስተላለፍ እንችላለን እውቀታችን ማለት ነው። እንደዛ ካልሆነ ግን ታሪኩ ጠፍቶብን ይቀራል። ስለዚህ ታሪክን ከሚጠፋብን እውቀታችንን ከትውልድ ወደ ትውልድ ማሸጋገር የኛ ስራ ሆኖ ሊያዝበት የሚገባ ጉዳይ መሆን አለበት ማለት ነው። እና ሰዎች ዝም ብሎ በአፈ ታሪክ ዝም ብሎ እንደመጣላቸው መናገር እንደመጣላቸው መኖር ለነሱ የሚጠቅሙ ጉዳይ አይደለም። ስለዚህ ዛሬ ምን ያጋጥማል? ነገ ምን ይሆናል የሚለው ማወቅ ያስፈልገናል። ምክንያቱም አንድ ነገር ደግሞ እቅድ ስናወጣ በጊዜ ተመስርተን ነው በጊዜ አቆጣጠር ነው። ኢትዮጵያ ለየት የሚያደርጋት እንደ ሌሎች አለም ዝ የምትቆጥረው አይደለችም። እያንዳንዱ ቀን የራሱ የሆነ ሚስጥር እና የራሱ የሆነ ትርጉም አለው። ዝም ብሎ የተነሳ አይደለም። ለምሳሌ መስከረም የሚለው ቃል የራሱ ትርጉም አለው ማለት ነው። ጥቅምት የሚለው የራሱ አለው ለምሳሌ ጥቅምት የሚለው ጠቀመ ከሚለው የግእዝ ቃል የወጣ ሲሆን ጥቅም ጥቅም ጠቅም ጠቅሞት ከሚል የወጣ የግእዝ ቃል ነው ማለት ነው። ይሄ ደግሞ ትልቅ ሚስጥር ነው ማለት ነው። ይሄ የሚያስረዳን ከአማርኛ በፊት ከሌሎች ቋንቋዎች በፊት ኢትዮጵያ የምትጠቀመው የነበረው ብቸኛ ቋንቋ ግእዝ እንደነበረ በዝማወቅ ይቻላል ማለት ነው። ከዛ በኋላ ግን ሰዎች እየተለያዩ እየተለያዩ ሲሄዱ የራሳቸውን የሚግባቡበት ቋንቋ መፍጠር ጀመሩ። ስለዚህ የራሳቸውን በሚፈጥሩበት ቋንቋ እየሄዱ የራሳቸውን ብሄር ብሄር ሰዎችን መስርተው የራሳቸውን ማንነት ፈጥረው ይኖራሉ ማለት ነው። ስለዚህ ሰዎች እንደዚህ መሆን የለብንም። እንደዚህ ብንሆንም ትልቅ ስህተት ነው ማለት ነው። እና ሰዎች በ አቋጣጠራችንን ማወቅ የሰዓት አቋራጥ አቋጣጠርን ማወቅ ግዴታ ነው ማለት ነው። ዝም ብለን እንደ ከብተሰ መኖር የለብንም። የኖርንበት ጊዜ ይበቃናል አሁን ደግሞ ተሻሽለን ዘመኑን አስተካክለን ዘመኑን ዋጅተን የተሻለ ጊዜያችንን የአቆጣጠር ስልታችንን አባቶቻችንን ሞራን ሊቃውንትን ያቆይልን የአቆጣጠር ሰዓት ተቀብለን ከትውልድ ወደ ትውልድ ማስተላለፍ አለብን የሚል መልእክት ላስተላልፍ እወዳለሁ ማለት ነው። እኔ ራሱ የቀን አቆጣጠር በጣም ነው የማውቀው ተምሬዋለሁ በደንብ አባቶች ቁጭ ብዬ ከአባቶች ስር ሆኜ ተምሬዋለሁ የሰዓት አቆጣጠር ማለት ነው። ስለዚህ በመማሬ ደግሞ በጣም ደስታ ይሰማኛል። ስለዚህ ወደ ሀሳቡ መጨረሻ ለመጠናቀቅ ሲሄድ የቀን መቁጠሪያ ትጠቀማለህ የሚለው አዎ የቀን መቁጠሪያ እጠቀማለሁ